ሰላም ጤና ይስጥልኝ የዛሬ ርዕስ ስራ ይላል ስራ በስራ ጉዳይ የተለያዩ ነገሮችን እንትን እላለሁ ማለት ነው። ስራ ማለት የማንኛውም የምናከናውናቸው እለት ተእለት የምንተገብራቸው ነገሮች ናቸው ማለት ነው። እነዚህ ተግባሮች በብዙ አይነት መንገዶች እንግዲህ ሊለኩ ይችላሉ። በመጠናቸው የተለያዩ አይነት ስራዎች አሉ ከትንሽ እስተ ትልቅ። እና የስራ ልምድን ለማካበት የሰው ልጅ ማንኛውም የሰው ልጅ ስራን ትንሽ ትልቅ እያለ መናቅ የለ ሳይንቅ መስራት አለበት። የስራ ትንሽ ትልቅ የለውም። ሁሉንም አይነት ስራ መስራት ሳንነቅ የምንሰራ ከሆነ ደህና ደረጃ ላይ እንደርሳለን ማለት ነው። እንግዲህ በባህላችን ብዙ ጊዜ ኢትዮጵያ ላይ ያለው ባህል ምንድነው? ስራን መናቅ ማለት ነው ስራን ትንሽ ነው ትልቅ ነው ብሎ እየናቁ አለመስራት በጣም የሚያስጠላው ባህል እዚህ ላይ ነው ማለት ነው። አሁን እንደ ሊስትሮ አይነት ስራዎች እንደ ሸማ ሌሎችንም የቆዳ ስራዎች አሉ። እንደ ፋቂነት እና የእደጥበብ ወጣት ሸክላ ሰሪ ምናምን ይሄ አሁን በአካባቢው ላይ ነውር ያለበት በጣም የተጠላ ስራ ነው። ነገር ግን ይሄ ሊሆን አይገባም ያ አለመማር ነው። አንድ የሸክላ ጠበት ሰራተኛ ምንድነው የሚያደርገው? ተተለያዩ ተሸክላ አፈሮች ምናምን ሰብስቦ ያቦካል በውሃ ምናምን አብኩቶ የተለያዩ እቃዎችን ምናምን የእደጥበብ ውጤት የሚያማምሩ የሸክላ እቃዎችን ይሰራና እንደውም ውድ ነው አሁን በጣም ገብያ ላይ ለመተዳደር የተለያዩ ነገሮች ማምረት ይችላል ማለት ነው። ይህ በጣም ለገጠሩ አካባቢ እና ለከተማውም ቢሆን በጣም አስፈላጊ ሆነ ነው እንግዲህ ለምሳሌ እንደ ጉልቻ አይነት ነገር ምጣድ ነገር በጣም ያስፈልጋል ማለት ነው። እና ያ አይነት ስራ ሊበረታታ የሚገባው እንጂ እንዲህ ሊወቀስ እና ሊንቋሽሽ የሚገባው በማህበረሰቡ ትልቅ የሆነ እውቅ እና ሊፈጠርለት የሚገባው እንደው ሊደረስበት የሚችለው ነገር መሆን አለበት። ይሄ መቀረፍ ያለበት ጉዳይ ነው። ሌላ የሸማ ስራውን የተለያዩ አልባሳት እንደ ቀሚስ እና እነዚህ የሚለበሱ ፎጣዎችን የተለያዩ አይነት ስራዎችን እንግዲህ የሚንቋሽሽበት ለምን ይህ መሆን የለበትም። ማንኛውም ሰው የህን የእደ ጥበብ ውጤቶችን ባህላዊ የእደጥበብ ውጤት ሊያበረታታ ይፈለጋል ማለት ነው። እንደውም ይሄንን ሰራተኛ ባለሙያ አይዞህ ጥሩ ነው ምናምን በርታ ምናምን እያሉ ማበራተቻ የሆነ ነገር መስጠት እንደውም ያስፈልጋል። የሚያግዘው መሳሪያ ነገር መስጠት እንደውም ያስፈልጋል ማለት ነው ምክንያቱም እነዚህ ባህላዊ ቀሚሶች እና እነዚህ ፎጣዎች ምናምን መሰራታቸው በጣም በቀላል ብር ሰው ተደራሽ እንዲሆን እና የተሻለ ነገር እንዲያደርግ ያስፈልገዋል ማለት ነው። ዘመናዊነት ብቻ እኮ ምንም ያንን ሀገር ባህል ይገልጽ ያጠፋል እንጂ የውጭ ሀገሮችን ነገር እየተከተልን እኮ ጥሩ አይደለም የሀገራችንን ባህልም የእደጥበብ ውጤቶችን ለአለም ማስተዋወቅ አለብን ማለት ነው። ሌላ ደግሞ ይሄ የቆዳ ስራ እንግዲህ በጣም እኮ ጠቃሚ ነው። አሁን ቆዳ ስራ ምንድነው የተለያዩ እንደዚህ በባህላዊ መንገድ መጫኞች ምናምን ይሰራሉ። የመኝታ ደግሞ የሆነ ቆሬ ቆዳ መኝታ አለ እሱ እሱ ነገር የመቀመጫ ምናምን ይሄ የሄ ነገር ይሰራል ማለት ነው። እና የተለያዩ እቃዎች እንግዲህ በባህላዊ የት ስፌቶች ምናምን ይለጎማሉ እነሱ እነሱ ነገሮች ስለሚያስፈልጉ በገጠሩ ማህበረሰብ እና በከተማም በአንዳንድ አካባቢዎች ላይ የእደ ጥበብ ስራዎች ለቅርስነት ይጠቅማሉ እንጂ የሚናቋ አይደሉም። ማበረታቻ ያስፈልጋቸዋል የተለያዩ ነገሮችን እንዲሰሩ እነዚህን ሰዎች ማበረታተት እንጂ እንደዚህ ማዳከም እና የተለያዩ ነገር ስም መስጠት ጥሩ አይደለም። እና እነዚህን ትኩረት አድርገን ልንሰራባቸው የሚገባቸው ነገሮች የባህላዊ ኢንዱስትሪዎችን ማሳደግ አለብን። እንግዲህ ኢትዮጵያውያን የውጭ ሀገር የምዕራብን ነገር ብቻ ተከትሎ ቴክኖሎጂን መቀበል በእርግጥ ጥሩ ነገር ነው ግን በዋነነት ሀገራችን ላይ ያሉትን ኢንዱስትሪዎችንም ማበራት ባህላዊ የእደጥበብ ስራዎችን ማበረታታት አለብን ማለት ነው። ይሄን የማናደርግ ከሆነ ከጊዜ በኋላ ሙሉ ሙሉ የባህላችን የተለያየ ነገር ባህላችን ይጠፋል ማለት ነው። የእድጥበብ ውጤቶች ይጠፋሉ እና ትውልዱ በጣም እየተበላሸ ያለበት ንሳአት ነው ማለትም ሙሉ ለሙሉ እነዚህ ባህሎች እየጠፉ ያሉበት ነገር ስለሆነ ጥሩ አይደለም። መበረታታት እንዳለበት ማለት ነው እና ስራ ትንሽ ትልቅ የለውም ማንኛውም ከልጅነት እስከ ወጣትነት መስራት አለበት። ማንኛውም ሰው ስራ መፍታት የለበትም እየሰራ መማርም ያለበት አሁን እነዚህ የተናቁ ስራዎች የምንላቸው እንደ ሊስትሮ መጥረግ ነገር አሁን ይሄ በጣም ብዙ ገቢዎች መኪና ማጠብ ላብያጆ እነዚህ ነገሮች አሁን የተናቁ አይደሉም። የሆነ ደግሞ እጅ ጋሪ መስራት እነዚህ ነገሮች ብዙ ብዙ ብዙ የጎዳና ተዳዳሪዎችን እና በአቅማቸው ዝቅተኛ የሆኑ ልጆች እየተሰሩ ይህን ተምረው ከፍተኛ ደረጃ ለመንጃ ፍቃድ እና ለተለያየ ነገር የደረሱበት መንገድ ነው። እና ስለዚህ ይሄን ነገር እነዚህ ልጆች እንደውም የበለጠ ለምሳሌ አንድን ሙዝ ወይም ብርቱካን ይዞ እየዞረ የሚሸጥ ህፃን ለማበረታታት ብር ጨመር አድርጎ መስጠት ነው እንደውም ዝም ብሎ መግዛት እነዚህን አይዟችሁ ምናምን ጠንክር ትልቅ ደረጃ ትደርሳለህ ባለተስፋ ነህ ታዳጊ ነህ እያሉ ማበረታታት እንጂ ሌላ ነገር እንደዚህ ስም መስጠት እና መሳደብ ጥሩ አይደለም። በዚህ ልክ ሰዎችን ልንረዳዳቸው መልካም ነገርን ስራ ልንሰራ ይገባናል ማለት ነው። ይሄን የማናደርግ ተሆነ ግን በጣም ነውር የሆነ ስራ ነው ማለት ነው። በዋናነት የሰው ልጆችን ማክበር ራሳችን ያስከብረናል ማባረታታት ራሳችን እንድንበረታ ያደርገናል ማለት ነው። ሁሉም ሰው ተመሬት ተነስቶ ደህና ቦታ የደረሰ የለም። አብዛኞቹ እንግዲህ የተለያዩ አገዳዎች እንዲ ዝቅ ያሉ ነገሮችን ሽጠው ነው ደህና ቦታ የደረሱት እና በዚያ ልክ